ማብሰል ችላለህ ማብሰል በጣም እችላለሁ እኛ ቤት ስራ ክፍፍል። ብዙ አይነት ስለሆነ ማለት እህቴ የምትሰራውን እኔ አልሰራም። እናቴ የምትሰራውን ደግሞ እኔ አልሰራም። ስለዚህ የስራ ክፍፍል ስላለ አብዛኛው ጊዜ ቁርስ እኔ በአ ባበስል እራት ምሳ እናቴ ታበስላለች እራት እህቴ ታበስላለች ማለት ነው። ስለዚህ እንደ ጥያቄው አንፃር ስናየው ማብሰል ትችላለህ የሚለውን ጥያቄ ወስጄ ባየው እኔ በጣም ማብሰል እችላለሁ። ምግቦችን ማለት ወጡን ነገር ብዙዎቹ ማብሰል እችላለሁ ለምሳሌ ወጥ እሰራለሁ። ምግብ እሰራለሁ በጣም ብዙ አይነት ስራዎችን እንሰራለን። ስለዚህ አብዛኛው ጊዜ ማብሰል የኔ ስራ ባይሆንም እንደ ጥያቄው አንፃር ግን ማብሰል ትችላለህ የሚለውን አዎ እችላለሁ። ስለዚህ ማብሰል ስንል ለምሳሌ ሽሮ ወስደን ልናየው እንችላለን። ሽሮ ስንሰራ የራሱ የሆነ አሰራር ስላለው የአሰራሩን ቅደም ተከተል በማየት እንሰራለን ማለት ነው። ለምሳሌ ብንወስድ የሽሮ አሰራር መጀመሪያ ውሃ እናፈላለን። እሳት አያይዘን ውሃ እናፈላለን። ከዛ ሽንኩርት እንከትፋለን ከዛ በኋላ ሽንኩርቱን በዘይት አድርገን አቁላልተን። ከዛ በርበሬ እናደርጋለን ከዛ በኋላ ደግሞ በበርበሬ ካደረግን በኋላ የውሃን መጠን ለክተን እናደርጋለን ከዛ ሽሮ እናድርግበታለን ማለት ነው። ሊወጣ ሲል ብዙ የራሱ የራሱ ፕሮሰስ ስላለው ሁሉም ስራ ፕሮሰስ ስላለው ማብሰል እኔ እችላለሁ ማለት ነው። እችላለሁ በሚል ብዬ አዝልተ